የጨረቃ ብርሃን ትወዳለህ ነው? አዎ የጨረቃ ብርሃን እወዳለው የጨረቃ ብርሃን ማለት ለኔ ብሩህ ተስፋ በቃ ህይወት ማለት ነው። የጨረቃ ብርሃን ጨረቃ ስትወጣ እኔ የማየው ብርሃን በቃ ያለውን ህይወቴን ያሰምርልኛል። በቃ የሆነ በደበርኝ ሰዓት በከፋን ሰዓት ወጥቼ ጨረቃን ብርሃን ሳይ የሆነ ሌላ ህይወት ህይወት ይሰማኛልና ንጹ ህይወት ይሰማኛልና። የጨረቃ ህይወት በጣም እወዳለው

ላፕቶፕ አለህ? ነው ለአሁን ላይ ላፕቶፕ የለኝም ተማሪ ነኝ ግን ላፕቶፕ ያስፈልገኛል። ግን ቢኖረኝም የመግዛት አቅሙ ስለሌለኝ ቤተሰቦቼም ላፕቶፕ ለመግዛት አቅሙ ስለሌላቸው ላፕቶፕ የለኝም። ስማርት ፎን ወይም ስማርት የሆነ ስልክ ነው እንጂ አለኝ ላፕቶፕ የለኝም። ቢኖረኝ እወዳለሁ ደስ ይለኛል። ግን ላፕቶፕ መግዣው አሁን ላይ በጣም ወድ ስለሆነ ላፕቶፕ የለኝም በስማርት ስልክ ነው የምትጠቀመው።

ሻማ ማብራት ትወዳለህ ነው። አዎ ሻማ ማብራት እወዳለሁ። በተለይ ቤተክርስቲያን ጋር ምሽት ላይ ትምህርት አለን እዛ ጋር ስንሄድ ጉባኤ ትምህርት ላይ እንዲሁም ደግሞ ለበዓላት ለምሳሌ እኔ ክርስቲያን ስለሆን ቤተክርስቲያን ጋር እዛም ብዙ ጊዜ ሻማ ይበራልና ሻማ ይዤ ሄዳለሁ። እንዲሁም የተለያየ ለምሳሌ ነፍስ ይማር ይማር ብለን እንትን የምናስታውሰው ሻማ በማብራት ነው። አመታዊ እንትኑ አመታዊ የሆነ የሞተው ሰው አመታቱ ሲደርስም እኛ ሻማ አብርተን ነው አመቱን የምናከብርለት ወይም ደግሞ ቤተክርስቲያን ጋር ለምሳሌ ለፋሲካ የገና ምናምን ላደርስ እንል ማታ ላይ ሻማ እናበራለን። እንዲሁም ቤት ላይ ደግሞ መብራት በሌላ ሰዓት ሻማ መብራት ደስ ይለኛል። እንዲሁም የሆነ ሻማ ሳበራ ልክ እንደ ጨረቃ ብርሃን የሆነ ብሩክ ተስፋ አለውና ሻማ ለራሱ የሆነ የሆነ ህይወት ያስተምራልና ሻማ እንደ ሻማ ማብራት እወዳለሁ

የጠዋት እለታዊ ተግባራችሁ ምንድነው ነው? አንደኛ የጠዋት እለታዊ ተግባሩ እኛ እንደኛ ተማሪ ስለሆኑኝ ጠዋት እንደተነሳሁ። ትንሽ ስፖርት እንቅስቃሴ እሰራና ከዛ ፊቴን ታጥቤ ቁርሴን እበላ እና ወደ ትምህርት ተዳለሁኝ። የጧት ተግባሬ ሄኖ ስፖርት መስራት ከዛ ተጣጥቤ ቁርስ በልቼ ወደ ትምህርት ቤት መሄድ ማለት ነው። የጧት ተግባሬ ይሄ ነው።

ምን? አይነት ጥቅማ ጥቅሞች አሉ ነው እኔ ብዙ አይነት ጥቅማ ጥቅሞች አሉ። ለምሳሌ እኔ ለጓደኞቼ ወይም ለቤተሰቦቼ ወይም እንዲሁ ለኔ ቤስት ፍሬንድ ለምላቸው ወይም ጥሩ የቅርብ ጓደኛ ለምላቸው ሰዎች ብዙ አይነት ጥቅማ ጥቅሞችን እንሰጣለን። ለምሳሌ እኔ ክላስ ላይ አለቃ ነኝ። ወይም የክላስ ተጠሪ ነኝ። እና ለተማሪዎቼ በየጊዜው መምሮች ጋር መምሮች ጋር ኮላብ እያረኩ ያለኝ እንትን አስተያየት እንትን በማለት ተተሎ ሀሳብ ረድሳለሁ። እንዲሁም ያልገባቸውን ጥያቄ ለጓደኞቼ አስረዳለሁ። እንዲሁም ደግሞ በትርፍ ሰዓት ሰራ እየሰራሁ ቤተሰብን አግዛለሁ። እና የኔን ያጠቃላይ ያለህኝ ጥቅማ ጥቅም ይሄ ነው

የተበላሸ ነገር ማስተካከል ትችላለህ? ነው አዎ የተበላሸ ነገር ማስተካከል እችላለሁ ለምሳሌ ከእኛ የሆነች ሬድዮ ነበረችን እሷ ተበላሽታብን እሷን አስታውሳለሁ እሷን አስተካክያለሁ። እንዲሁም ደግሞ መብራት አምፖል ሲበላሽ እንዲሁም የተለያየ ለ አምፖል ለምሳሌ የሆነ ኮንታክት ሲያደርግ ወይም የሆነ ሲበላሽ አስተካክላለሁ። እንዲሁም ደግሞ የተበላሹ ብረታ ብብረቶችን ሰብስቤ እነሱን በመቀጣጠል ብዙ ነገር እሰራለሁ። የተበላሸ ነገሮችን ማስተካከል እችላለሁ። ለምሳሌ ብዙ አይነት ለምሳሌ የ ቁስ አካልም ሊሆን ይችላል። ብዙ አይነት ነገር የተበላሸ ነገር ማስተካከል እችላለሁ

ጾም ትጾማለህ ነው ጾም አዎ እጾማለሁ እኔ ክርስቲያን እስከሆን ድረስ። ጾም እጾማለው በተለይ። ስብያት ወይም የገና የፋሲካ። እንዲሁም የተለያየ ጾም ሁሌም እንጾማለን እና እንዲሁም ሮብ አርብ አለ። እና ጾም እጾማለው። ክርስቲያን የሚታወቀው በጾም ነውና። ጾም በጣም እጾማለሁ።

ስለ ፀጉርህ ተንከባክበህ ትወዳለህ ነው? ስለ ፀጉሬ አዎ መንከባከብ እወዳለሁ። እኔ አሁን ፀጉር ላዛ ወይም ለስለስ ያለ ስለሆነ። ስለ ፀጉርህ ተንከባክበህ ትወዳለህ ነው? ስለ ፀጉሬ አዎ ስለ ፀጉሬ አዎ መንከባከብ እወዳለሁ። እንደውም ታጥቤ አድርቄ ቅባት መቀባት ፀጉሬን በአግባቡ እንከባከባለሁ ነው። እና በአጠቃላይ ስለ ፀጉሬ መንከባከብ እወዳለሁ።

ምን ያህል ጊዜ ወደ ገበያ ትሄዳለህ ነው? እኔ ቢያንስ ብዙም ጊዜ ወደ ገበያ አልሄድም ብሄድም ያን ያክል ብዙ ጊዜ ስለእንትን አሁን ነው ያለሁበት ትምህርት ስለሆነ ያለሁበት እንትን ወደ ገበያ ብዙም አልሄድም። ብሄድም ቢያንስ በሳምንት ሁለት ቀን ወደ ገበያ እሄዳለሁ። እንደው በዛ ቢባል። በሳምንት አንድ ቀን። የሆነ ፍሪ ስንሆን እንጂ አብዛኝ ተማሪ ስለሆነ ወደ ገበያ እንዲሄድ የማይፈቀድልኝም ወደ ገበያ መሄድ አልወድም። እና ቢያንስ በሳምንት አንዴ ቢበዛ ሁለት እሄዳለሁ።

ምን አይነት ልብስ ትወዳለህ ነው? እኔ የምወደው አይነት ነጭ ልብስ ነው። ነጭ ልብስ የወደድኩት ምክንያት አሁን እኛ ያለንበት አካባቢ ሙቀት ወይም በራሃ ስለሆነ ነጭ ልብስ ለሙቀት አሪፍ ነው ፀሀዩ ጋርም አያንፀባረቅም። አንደኛ ደግሞ ነጭ ልብስ የመረጥኩበት ምክንያት እንዲሁም ለበአል ለተለያዩ ለሰርግ ለጥምቀት ለምናምን እንደነዚህ ባአሎች የኛ የተለመደ ነጭ ልብስ በል ነውና። እኔ የምወደው ልብስ አይነት ነጭ ልብስ ነው።

የስራ ቦታ ደህንነት እንዴት ነው? ትንሽ የስራ ቦታ አኛ አካባቢ በ አማራ ክልል ትንሽ አሁን አስቸጋሪ ነው። በተለያየ በጦርነት ምክንያት ትንሽ ስጋት አለና የስራ ቦታ ደህነት ትንሽ ያጠራጥራል። ያን ያክል ባይሆንም። የስራ ቦታ ደህንነቱ ይኸው ከበፊቱ አሁን ላይ ያለው አየህ። ትንሽ ያለው ደህንነት ትንሽ ያሰገልና። ስራ ቦታ ደህንነቱ የኛ ስራ ቦታ አካባቢ ትንሽ አስቸጋሪ ነው።

ኢንተርኔት አለህ? ነው ኢንተርኔት የለኝም። አሁን በእኛ ትምህርት ቤት ላይ ወይም ግቢ ላይ ምጠቀም አብዛን በዋይፋዬ ወይም ከሌሎች እንትን በማለት ነው እንጂ እኔ አሁን ኢንተርኔት የለኝም። በሌሎች በብዙ ተማሪ ስለሆንን ኢንተርኔት ለመግዛት ስለሚያቅተን እኛ ኢንተርኔት የለንም ግን አሁን ላይ ኢንተርኔት ገዝቼ በኢንተርኔት የምጠቀም ግን በይበልጥ የምትጠቀም በዋይፋይ እንዲሁም በተለያየ ገጣሚ ነው የምትጠቀም ኝ ኢንተርኔት ብዙም የለኝም።

የፀሀይ መውጣትን ታያለህ ነው? አዎ የፀሀይ መውጣትን አያለሁ። ምሳሌ ጧት በብርሃን ስትወጣ በጧቱ ተነስቼ ፀሀይ መውጣትን አያለሁ። እንደውም ጠዋት ላይ ትንሽ ብርድ ስለሆነ አሁን ወቅቱ ያለንበት ወቅት ያሁን ሂዳር ታህሳስየሚባለው ትንሽ ብርዳማ ስለሆነ በጧት ወጥን ፀሀይ ስትወጣ ፀሀይ ወጣች አልወጣችም እያለን ህደን ፀሀይን ስለምንሞቅ እና እንደአጠቃላይ የፀሀይ መውጣትን አያለሁ። ፀሀይ ስትወጣ በቃ ደስ ነው የሚለው ምሽት ላይ የጨረቃ ብርሃን እንደምናየው ሁሉ። ጠዋት ላይ ደሞ ፀሀይ ስትወጣ እናያለንና እንዳጠቃላይ ፀሀይ ደስ የሚል ነገር አላት። እና ፀሀይን ስትወጣ

በመስመር ላይ ትማራለህ ነው? በመስመር ላይ አልማርም። ምክንያቱም በመስመር ላይ መማር ማለት እኔ የምማርበት በክላስ ወይም በተለያየ ቦታ ነው። እንጂ መስመር ላይ አልማርም። ምክንያት መስመር ማለት መስመር ላይ የተለያየ ሰው። ወይ ተሽከርካሪ የተለያየ ነገር ስላለ መስመር ላይ ስማር ለኔም ሆነ ለሰው የሆነ ጉዳት ይደርሳ አደርሳለሁ። እና እንዳትቃላይ በመስመር ላይ አልማርም። አልም በመስመር ላይ መማር ማለት በቃ የሰውን እንትን በቃ የሰውን አቴንሽን መሳብ ወይም የሰውን እይታ መስረቅ

ድንጋይ ሰብስብ ታደርጋለህ ነው ድንጋይ እሰበስባለሁ። ድንጋይም ምሰብስበው ምክንያት አንደኛ ለድንጋይ ለብዙ ነገር ይጠቅማል። አንደኛ ለቤት መስሪያ እንዲሁም ደግሞ ለአርማታ ለደረጃ ለቡሉኬት ለተለያዩ ነገሮች ይጠቅማልና ድንጋይ ሰብስቤ አደርጋለሁ። እንዲሁም ሰብስበንም ራሱ አንድ መኪና ሞልተን ሽጠን እናውቃለን እና ድንጋይ ሰብሰብ አደርጋለሁ

ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ ነው። አዎ ከስራ ባልደረቦች ጥሩ ግንኙነት ላይ። ለምሳሌ የኔ ስራ ባልደረቦች ፈጣንና የስራ ሰው ንጹህ ህሊና ያላቸው ናቸውና ከስራ ባልደረቦች ጋር ያለኝ ግንኙነት በጣም ጥሩ። ለምሳሌ እንደዚህ አይነት አዳዲስ ስራ ስናገኝ ወይም አዳዲስ ግኝቶችን ስንፈጥር በመገናኘትና በመወያየት ወይም ስለአንዳንድ ስራዎች ሊሆን ይችላል። የክፉ ደጉን በመወያየትና የተለያየ ሀሳብ በማመንጨት በመተጋገዝ። በተለያዩ ስራ ግንኙነቶች በመተጋገዝ ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት አለኝ

በበጋ ወቅት ምን ታደርጋለህ ነው? በበጋ ወቅት እኔ የማደርገው አንደኛ በበጋ ወቅት የተለያዩ እንትን ደሮዎችን አስገባና ጫጭቶችን አሳድጋለው። ለምሳሌ ትንሽ ጫጭቶችን በጎ ታመጣና እንደ ሰርቪስ ወይም ዳስ ነገር ጥዬ በዚያ በማድረግ የተለያዩ እንትኖች መጠቀም ከፀሀይ መጋራዝ መጠቀም ዝናብ ስለሌለ በበጋ ወቅት ደግሞ ለጤናም ለደሮ ጤና የሚጠበቅ ስለሆነ። በበገ ወቅት አብዛን ማድረገው ደሮ ማርባት ነው።

ጫጫታ ታገኝበት ትችላለህ ነው። አዎ ጫጫታ ማገኘበት ትችላለህ። ለምሳሌ ኳስ ጨዋታ ላይ ወይም ኳስ በምናይበት ሰዓት። አሁን ማታ ላይ የሆነ ዛሬ አሁን ጨዋታ አለና ያን ኳስ ስናይ ብዙ አይነት ጫጫታ አለ። እንዲሁም ደግሞ። ያለንበት አካባቢ ላይ። ቅርብ ኳስ ሜዳ ስላለ ኳስ ሲጫወቱ ሲያገቡ ሆነ ጫጫታ ይፈጠራል። እንዲሁም ደግሞ በተለያየ በሰው ብዛት ወይም በጼብሽ ምናምን ጫጫታ ሊረብሽ ስለሚችል

እጅ መጨባበጥ ትወዳለህ ነው? አው እጅ መጨባበጥ እወዳለሁ። ምንድነው አንደኛ ጥቅምም አለው ጉዳትም አለው። እጅ መጨባበጥ ማለት ልክ መዋደድ ማፍቀር ለምሳሌ ልክ አንድ ሰው ጓደኛዬንም ሆነ እጁን ስጨብጠው። የሆነ ደስ የሚል ደስ እለዋለሁና የሆነ እንዳፈቀርኩት ወይም እንደወደድኩት ይሰማዋል። ለምሳሌ መጨባበጥ ማለት በቃ መግባባት ወይም በቃ በአንድ ጥሩ የሆነ ግንኙነት እንደመፍጠር ስለሆነ። እንደ እጅ መጨባበጥ እወዳለሁኝ

የትኛውን የቀኑን ሰዓት ትወዳለህ ነው እኔ የምወደው የቀን ሰዓት ከስድስት ሰዓት እስከ ስምንት ሰዓት ያለውን ነው። ለምንድነው ይሄን ሰዓት የቀኑ የመረጥኩበት? ጠዋት ከክላስ እስከ ስድስት ሰዓት ቆይተን ስንወጣ ከስድስት ሰዓት አንስቼ እስከ ስምንት ሰዓት በእረፍት ስለማሳልፈው ይህን ሰዓት እመርጠዋለሁ። ምክንያቱም የማረፍያ ሰዓቴ ነው። ጠዋት ላይ ስሰራ ወይም ክላስም ሆነ ተለያየ ስራም ላረፍድ እችላለሁ። ከስድስት ሰዓት እስከ ስምንት ሰዓት። እረፍት ስለማደርግ ይህንን ሰዓት እወደዋለሁ

በስራ ቦታ ጓደኛ አለህ ነው? አዎ በስራ ቦታ ጓደኛ አለኝ። ለምሳሌ የኔ አንድ ምርጥ ጓደኛ እምለው አለኝ አብሮኝ እሚሰራ እሱ በቃ እኔ ከሌለው ብቻውን ለመስራት በጣም ይደብረዋልና። የስራ ጓደኛ ምርጥ የሆነ ጓደኛዬ ነው እኔም ያለን እሱ አብረን እንሰራለን አብረን እንበላለን። ያለን እሱ አብረን ኤቨር ቡና ስንጠጣ እንኳን ስንሰራ ከሌለው። ደስ አይለውምና። በስራ ቦታዬ ምርጥ የሆነ ጓደኛ አለኝና።

ምግብህን ለሌሎች ማካፈል ትወዳለህ? ነው አዎ ምግቤን ለሌሎች ማካፈል እወዳለሁ። የኛ ባህል መጎራረስ እንደዚህ ምግብ ማካፈል አብሮ መልበስ አብሮ መብላት ነውና እንደ ማህበረሰብ ከትውልድ ትውልድ ይዘነው የመጣነው ምግብህን ለሌሎች አካፍለህ ብላ መጽሐፉም እንደዛ ነው ያለው እና አብረን መብላት እንወዳለን። እንኳን ምግብን ልብሳችን ራሱ የኔን ልብስ አንዱ ይለብሰዋል በቃ እየተጋገዝን ነው የምንለብስ እና ምግብን ለሌሎች ማካፈል እወዳለሁ።

ኮከቦችን መመልከት ትወዳለህ? ነው አዎ ኮከቦችን መመልከት እወዳለሁ። ማታ ላይ ኮከቦች ሲወጡ ልክ ጨረቃ ስቶጣታና ኮከቦች ሲታዩ ያለው ብርሃን ለኔ ትልቅ ነገር ነውና። ምሽት ላይ ወጥቼ ሲደብረኝም የሆነ ሌላ ሀሳብ ውስጥ ትገባ ወጥቼ ኮኮቦችን ስቆጥር ስመለከት የሆነ አእምሮዬ ብሩህ ተስፋ። ህይወት ምንእንድ በቃ የተለያየ ነገር ሳይ። ኮኮቦች ብዙ ነገር ለኛ ትምህርት ናቸውና ኮከብ ሳይ ኮከብ መመልከት በጣም እወዳለሁ

በስልክ ገንዘብ ትልካለህ ነው? አዎ በስልክ ገንዘብ እልካለሁ። አሁን ጊዜው በጣም ስለዘመነ ዘመናዊ ስለሆነ ሞባይል ባንኪንግ ባል ነገር አለ። በባንክ ማስተላለፍ ማለት ነው። ለምሳሌ በተለያየ ባንኮች ቅርንጫፎች አሉ። በእነሱ አሁን አብዛኛው ሰው በአካል ሳይሆን ሰው የተለያየ ገበያም ሆነ ግዢም ሆነ ንግድም ሆነ ቢፈጽም በስል ገንዘብ የሚልከውና እኔም አሁን ቤተሰቦቼ ቨርሚሉኩልኝ በስልክ ነው። እኔም ለጓደኞቼ ሆነ ለቤተሰብ ወይም ለሌላ ሰው ስልክ። በስልክ ነው ገንዘብ ትራንስፈር ማድረግ ወይም ማስተላለፍ ወይም የምልክ ማለት ነው

እሳት ለማንደድ ምን ትጠቀማለህ ነው? እኔ እሳት ለማንደድ ብዙ ነገር እጠቀማለው። ለምሳሌ እሳት ለማያያዝ። ክሰል አድርጌ ክሰሉን እንዲያያዝልኝ ለክብርት ለመያዝ በወረቀት። እንዲሁም በትንሽ የስንጣር እንጨቶች በፊስታል በተለያየ ነገሮችን እሳት ለማንደድ እጠቀማለው። ለምሳሌ በጋዝም ሊሆን ይችላል። በተለያየ ነገር እንደ ኩራዝ ልንለው አሁን እሱ ጋዝ ነውና ላምባ ወይም ኩራዝ እንለው ነበር። በፊት እና እንደዛ በዛም እናየይዝ ነበርና። እንደ አጠቃላይ እሳት ለማንደድ ብዙ መላዎች አሉ